ልብስ እለብሳለሁ ብዙን ጊዜ ባህላዊ ልብስ የምለብሰው ለበአል ወይም ደግሞ ለየት ያለ ፕሮግራም በሚኖርበት ጊዜ ነው። በሀገራችን የተለያዩ ጊዜ አመት ባሎች በሚከበሩ ሰዓት ሰዎች የባህል ልብስ ይለብሳሉ። በድሮ ጊዜ እነዚህ የባህል ልብሶች የሚዘጋጁት በእጅ ሴቶች፣ እናቶችና፣ ልጃገረዶች ፈትለው ከጥጥ በሚያዘጋጁት እቃ ነው። ይህም ሸማኔ ጋር ከሄደ በኋላ ተስተካክሎ ወደ ልብስነት ይቀየራል። በአሁኑ ጊዜ እነዚህ ባህላዊ ልብሶች በዘመናዊ መንገድ እየተሰሩ ይገኛሉ። እኔም እነዚህን ልብሶች በተለይ ደግሞ አዲስ አመት ገና ፋሲካ በሚሆን ሰዓት እለብሳቸዋለሁ። ልብሶቹ የተለያየ አይነት ቀለም አላቸው። ያ ማለት ደግሞ ዋናው ልብስ ነጭ ሲሆን ጥለቱ በተለያየ ቀለም ባለው ክር ይጠለፋል በጣም ያምራል። በተጨማሪ ደግሞ ልደት፣ ሰርግ ፕሮግራም በሚኖረኝ ሰዓት እነዚህን ባህላዊ ልብሶች እለብሳለሁ። ከጓደኞች ጋር ወይም ደግሞ ከቤተሰብ ጋር ተመሳሳይ የሀበሻ ልብስ አሰፍተን እንለብሳለን። ለፕሮግራሙ ድምቀት ይሰጣል። ሰዎችም በቀላሉ አይናቸው ውስጥ ውበቱ ይታወቃቸዋል። እነሱም በዛ መልክ ይጠቀማሉ። በአሁኑ ጊዜ ወንዶችም የሀበሻ ልብስ ይለብሳሉ። ብዙ ጊዜ ከላይ የሚለበሱ አልባሳት የሚዘጋጁ ሲሆን ለአንዳንድ ፕሮግራሞች ለሰርግ ለምሳሌ ከሱሪና ከቲሸርት ጋር አብሮ ይዘጋጃል። ታዲያ ለሙሽራዋም ቢሆን ከባለቤቷ ጋር ተመሳሳይ ልብስ ይዘጋጅላታል። ሰርጉንም በዛ ልብስ ያደምቁታል። ሚዜዎችም የመልሱ ጊዜ ተመሳሳይ የባህል ልብስ አሰፍተው፤ አንድ ላይ በመልበስ ፕሮግራሙን ያደምቃሉ። የባህል ልብስ ድምቀትና ውበትን ይሰጣል፤ ሀገርንም ያስተዋውቃል።